ኮከቦችን መመልከት በጣም ነው የምወደው በተለይ ማታ ማታ ሆኜ ከሴት ጋር ሆኜ ወይም ደግሞ ከሌላ ከሴት ጓደኛዬ ጋር ሆኜ ማለት ነው። ማታ ማታ ኮከቦች በጣም ደምቀው ይታያሉ በተለይ ደግሞ ጨረቃ ሳይኖር ያምራሉ። ጨረቃ ሳይኖር ጨለማ ስለሚሆን ኮከቦቹ ተርታውን ተሰልፈው በጣም ነው የሚያምሩት። እያንዳንዱ ኮከቦችን መቁጠር እና ደግሞ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱ ኮከቦችን ማየት። እነዚህ ሁሉ ያስደስቱኛል። ብዙ ጊዜ ኮከቦች ማታ ማታ በጨረቃም ያምራሉ በእርግጥ። በጨረቃ ከጨረቃ ይልቅ ግን በጨለማ አካባቢ ላይ በጣም የሚያምሩት። ጨለማ ሲሆን ኮከቦቹ ፋክታው ስለሚታዩ በጣም ያምራሉ። ነገር ግን እኔ ብዙ ጊዜ መመልከት ደስ የሚለኝ። በጨለማ ጊዜ ነው። በጨለማ ጊዜ በጣም ደምቀውና ምንም አይነት እንትን ሳይኖራቸው መመልከት ይቻላል። ማታ ማታ ከሁለት ሰዓት አካባቢ እስከ አራት ሰዓት አካባቢ ድረስ መመልከት ደስ ይለኛል። ሌሊት ላይ ደግሞ ከስምንት ሰዓት በኋላ እስከ አስር ሰዓት ድረስ ስለሚገቡ። በሚገቡበት ሰዓት አሁንም በጣም ያምራሉ ሲገቡ ማየት ያስደስተኛል። በተለይ ደግሞ ከሴት ልጅ ጋር ከሆንኩኝ ኮከቦችን መቁጠር ተፈጥሮን ማድነቅና በኮከቦች ምን አለ ኮከቦች ላይ እንዴት ነው የሚንቀሳቀሱት? ከየት ወዴት ነው የሚሄዱት? እነዚህን ሁሉ በአትኩሮት መመልከት ያስደስታል እኔንም ያስደስተኛል። እና ኮከቦችን ለማየት በጣም ነው የምወደው። ኮከብ መመልከት ብዙ ጊዜ የማየው ማታ ማታ ነው። ሌሊት ላይ ደግሞ ጠዋት ሲገቡ አካባቢም መመልከት በጣም ያስደስተኛል